መዋኘት ትችላለህ? ሀሪፍ ጥያቄ ነው እኔም ለዚህ ሀሪፍ ጥያቄ ሀሪፍ መልስ እሰጣለሁ። መዋኘት አዎ እችላለሁ። መዋኘት በጣም አስፈሪና ከባድ ነገር ቢሆንም በተለያዩ ልምምዶች። እንድችል ሆኛለሁ እና መዋኘት እንድችል የረዳኝ ታላቅ ወንድሜ ነው። ታላቅ ወንድሜ መዋኘት ላይ በጣም ጎበዝ ነበር። በመዋኘትም ውድድር ላይ የሁለተኛነትም ማዕረግ አግኝቷል። እና ታላቅ ወንድሜ እኔም እንድችል በተለያዩ ውሃዎች እየወሰደ ያለው የምትተኛት የተለያዩ ቀኖች ላይ እና እኔም ከእሱ ባስተማረኝ መሰረት። በጣም ሀሪፍ ዋናት ሆኛለሁ እና መዋኘት እወዳለሁ። ያው መዋኘት ግን በጣም ብዙ አይነጎራቶች አሉት ለምሳሌ አንድ ሰው በሚዋኘበት ሰዓት እዛው ሰምጦ ሊቀር ይችላል። ሰምጦ በሚቀርበት ሰዓት ደግሞ ታፍኖ እና አየሩ አፍንጫው ተዘግቶ ሊሞት ይችላል። ስለዚህ መዋኘት በጣም ከባድና አስፈሪ ነገር ነው። በጥንቃቄ እና በመምህር የሚደረግ ነገር ነው። ስለዚህ መዋኘት ከባድ ነው። እና መዋኘት ትችላለህ ብለህ ለጥያቄ ጥያቄ? አዎ እችላለሁ

ምን አዲስ ነገር መማር ትፈልጋለህ? በጣም አሪፍ ጥያቄ ነው እኔ መማር የምፈልገው አዲስ ነገር የኦንላይን ትምህርቶች ብዙ ነገሮች መማር እፈልጋለሁ በነገራችን ላይ ነገር ግን አለ አይደል ቅድሚያ ለሚሰጡ ቅድሚያ መስጠት አለብን በመጀመሪያ ደረጃ ኦንላይን ስራዎችን መማር ፈርጊያለሁ ምክንያቱም በኦንላይን ስራ ብዙ ሰዎች ህይወታችው ተለውጦ ምናምን ስላየው እንደነሱ የመሆን እቅድና መፈለግ ኦንላይን ስራ ሲቀጥል ደግሞ ብዙ አይነት ስኪሎች ልምዶች ለምሳሌ አሁን የኮምፒውተር የጋራጅ የጣውላ ቤት የተለያዩ ብዙ ልምዶች ስኪሎች አሉ እነዛን ለመማር እፈልጋለሁ ምክንያቱም አንዱ ባይሰካ በአንዱ በኩል ለመሄድ አማራጭ መያዝ አሪፍ ነውና እሱን እማራለሁ በመጀመሪያ ደረጃ ግን በጣም የምፈልገውም ሆነ መማር በጣም በጣም በጣም የምፈልገው ኦንላይን ስራ ኦንላይን ስራ መማር የምፈልግበት ምክንያት በኦንላይን ስራ ብዙ ሰዎች ህይወታቸውን እየቀየሩ ስለሆነ እኔም እንድነሱ ለመቀየር ነው

ቀርቀሃ በአካባቢዎ ያድግል? በጣም አሪፍ ጥያቄ ነው ቀርቀሃ በአካባቢውየ አያድግም ምክንያቱም እኛ አካባቢ በረሃም አካባቢ ስለሆነ ቀርቃሃ ያም ለማሳደግም ሆነ ለማብቀልም የሆነ የአየር ፀባይ የሉም ስለዚህ ቀርቃሃኝ አካባቢ አይበቅልም ቀርቃሃም የሚበቅርበት ቦታ እርጥበትና ውሃ አዘል የሆነ ቦታ ላይ ነው ለምሳሌ አሁን እንደኩታበር ምናምን የሚበሉ ቦታዎች እና ብቻ የሆነ ግልጽ ግልጽ የሆኑ ቦታዎች ላይ አይበቅም ውሃ አዘል የሆነ ቦታዎች ላይ ነው ውሃ በቂ የሚያገኙበት ቦታ ላይ ነው የሚበቅነው እና እንደዚህ አይነት ሀገር ደግሞ ከእኛ ወደ ሶስት መቶ አራት መቶ ኪሎ ሜትር ርቀት ላይ ይገኛል እዛ አካባቢ ቀርቃሃ በጣም በብዛት አለ ቀርቃሃ በጣም ለብዙ ነገር ስለሚጠቅም ቀርቃሃ ያሳድግና ለወንበር መስሪያ ያደርጉታል ለጠረንቢዛ ለአልጋ ለዋሽንት ለሙዚቃ መሳሪያ ለብዙ ነገር ያደረጉታል ና ቀርቃሃ በአካባቢየ አያድግም።

በምን? ትመገባለህ አሪፍ ጥያቄ ነው እኔ ብዙ ጊዜ የምመገበው እንደየምግቡ አይነት ይለያያል። ለምሳሌ ሾርባ ምናምን አይነት ነገሮች ከሆኑ በጎድጎዳ ሳን እንመገባለን። እና ደግሞ እንደዚህ ሩዝ መኮረኒ ፓስታ ምናምን አይነት መግባት ከሆኑ ደግሞ በዝርግ ሳን እመገባለን ሁሉም የየራሱ አመጋገብ አለው። በሹካም የምንመገብበት ፓስታን ለምሳሌ ሩዝ አውን በሹካን አንመገብም ምክንያቱም ሹካው ሩዝን አይዘልን ስለዚህ ማንካን ነው የምንጠቅመው። ለውስጥ እና ለየ ሁሉም ምግብ የራሱ ሆነ አመጋገብ መንገድ አለው ብዬ አስባለሁ። እና እኔ እንደዛ ነው የምመገበው